በፊት ያው ደብተር ምናምን መያዣ በሁለት እጅ የሚያዝ ቦርሳ ነበረ ሚጠቀመው አሁን ግን በአንድ እጅ የሴት ቦርሳ ተለቅ ያለ የሴት ቦርሳ የምጠቀመው ምክንያቱም ብዙ እቃ ከታለው ውስጡ። ስለዚህ የሚይዛቸውን እቃዎች ወደ ስልኬን ሌሎች ማስታወሻ ደብተር ይኖራል እስክብርቶ ንጽህና መጠበቂያ ይኖራል ሶፍት ሁሉንም በስርዓቱ ጥንቅቅ አድርጎ የሚይዝልኝ በአንድ እጂ የሚያዝ የሴት ቦርሳ ነው የምጠቀመው። ምንድነው? መጠኑ ከፍ ያለ ማለት ነው ትንሿ ታንሰኛለች ትልቁን ነው የሚይዛው

አዎ በደንብ። ምን ጠፍ ነው የሚቀመጥ እንደውም በጣም ጥስ ይለኛል። ምንም የሚቆረቁር ነገር የለውም ከፍ አያደርግም ዝቅ አድርጎ ከመሬት ጋር አገናኝተን ነው የሚያስቀምጠን እግሬን ዘርግቼ። ከፈለኩኝ ተኝቼ እንደፈለኩኝ ስለምሆንበት መርቃ ምንጣፍ ላይ መቀመጥ በጣም ደስ ይለኛል። ደግሞ እሱን መርጣለው ሶፋ ላይ ወንበር ላይ ሁኜ እግሬን ወደታች አንጠልጥዬ ከመቀመጥ። ምንጣፍ ላይ ቁጭ በስርዓቱ በስርዓቱ ቁጭ ብዬ እግሬን ዘርግቼ መቀመጥ ደስ ስለሚለኝ። ምንጣፍ ላይ መቀመጥ በጣም አወዳሁኝ ቆንጆ የሚመች ምንጣፍ ካገኘሁኝ ማለት ነው። በተለይ

አዎ የህዝብ ማመላለሻ በተመለከተ የምጠቀመው ከታክሲ ቀጥሮ እንደውም በደንብ የምጠቀመው የህዝብ ማመላለሻ ነው። ዝም ብዬ ቆሜ ታክሲ የመጠበቅ በመጠበቅ ብቻ ጊዜ ከሚያልፍ እገባለሁ። በተለይ ወንበር ካገኘሁኝ እገባለሁ ወንበር ከሌለው ቁሙ መሄድ ስለሚከብደኝ ከ ብዙ አልፈልግም ወንበር ካለው ግን በደንብ ነው የምጠቀመው። የህዝብ ማመላለሻ

ደሞዝ በወሩ መጨረሻ ላይ የሚከፈለን በኢትዮጵያ ካላንደር አቆጣጠር ማለት ነው። በሃያ ዘጠኝ በሃያ ስምንት ወይም በሃያ ዘጠኝ በሰላሳ ከሶስት አንዱ በተለይ ቅዳሜና እሁድ ላይ የሚሉ ከሆነ አንድ ቀደም ብሎ አርብ ምናምን ይከፈለናል በ ሃያ ስምንት በሃያ በዘጠኝ በሰላሳ በሶስቱ አንዱ ነው። ከዛ አያልፍም። በኢትዮጵያ ከላንደር አቆጣጠር ማለት ነው።

አይ ስራዬ አድካሚ አደለም። ስራ አድካሚ የሚሆነው የማንፈልገው ዘርፍ ላይ ስነሰማራ ነው መሰለኝ እኔ ፈልጌ ነው የተማርኩት ትምህርቱን እና ወድጄው ነው ስራውን የምሰራው ስለዚህ እኔ እስካሁን አድካሚ አልሆነብኝም። የምፈልገው ነገር ላይ ስለገባሁኝ ማለት ነው። የሂሳብ ስራ ላይ ነኝ አካውንታንት ነኝ ፈለጌው ነው የገባሁት ወድጄ ነው የገባሁት ትምህርቱን ስራውንም ስለዚህ ደስ ብሎኝ ነው የምሰራው እስካሁን።

አዎ ኮምፒውተር መጠቀም በደንብ እችላለሁ ከልጅነቴ ጀምሮ ምንድነው ለሱ ተጋላጭ ስላልነበርኩኝ ትምህርት ቤት እያለሁም በሱ እንጠቀም ነበር። ስለዚህ ከልጅነቴ ጀምሮ ስለሆነ የምጠቀም የነበረው ኮምፒውተር በደንብ መጠቀም እንችላለሁ ሁሉም ነገር። ወርድም፣ ኤክሴንድም፣ ጉግል ማድረግም፣ የተለያየ ነገር መስራት እችላለሁ በደንብ ብዬ እገምታለሁ፤ በደንብ ይጠቀማለሁ ኮምፒውተር መጠቀም

አዎ ካሜራ እጠቀማለሁኝ ፎቶ ለማንሳትም ይሁን ቪዲዮን ለመቅረጽም ይሁን። አሁን የቪዲዮ ኮሌ ምስል ጥሪ ለማረግም ሲሆን የሱን ካሜራዬን እጠቀማለሁኝ በደንብ። በተለይ ወደ ክፍለ ሀገር ጋር ጸጥ ያለ ቦታ ላይ ስደርስ ፎቶ ለማንሳት ነው የሚመቸኝ ቪዲዮ ለመቅረጽ ነው የሚመቸኝ ጸጥታውን ስለምወደው። ጫካ አካባቢ ከሆንኩኝ በደንብ ነው ፎቶ ማነው ካሜራ የምጠቀመው። ፎቶ ለማንሳት እጠቀምበታለው በደንብ ያው ከተማ ውስጥ ብዙ አይመችም ያው ወከባ ስላለ። ወደ ክፍለ ሀገር ጋር ጸጥ ያለ አካባቢ ቦታ ስደርስ በደንብ ነው እም የስልኬን ካሜራ የምንጠቀመው

አዎ በጣም እወዳለሁ ማር አንደኛ ይጣፍጣል ደስ ይላል። ዳቦን ደረቅ ከምበላ በማር ብበላ እመርጣለሁኝ። እንደገና ደግሞ አሁን ያለሁበት አካባቢ በጣም ብርድ ነው ብርድ ያለበት አካባቢ ሰለሆነ ሙቀት ይሰጠኛል። ሙቀት ያስፈልገዋል ሰውነቴ ስለዚህ ሙቀት ለማግኘት ማር እበላለሁ በደንብ እና እወዳለሁ ደስ ይለኛል በጣም እወደዋለሁ።

አዎ ልብስ በእጅ አጥባለሁ በደንብ አሁን ድረስ በእጅ አጥባለሁኝ ምክንያቱም የልብስ ማጠብያ ማሽን የለኝም። ግዴታዬ ስለሆነ በእጄ በፊትም አጥብ ነበር። አሁንም በእጄ አጥባለሁ እና ከባድ ነገር አይደለም። አላጠራቅምም ብዙ ልብስ አላጠራቅምም ከስር ከስር የሳምንቱን አንድ ቀን የሳምንቱን ቅዳሜ ቀን አጥባለሁኝ። እና ለምጃለሁ በጄ በደንብ ነው የማጥበው

ብዙ መጽሐፎችን እወዳለሁ በተለይ የሳይንቲፊክሽን ልቦለድ ከሆነ እወዳለሁ ቸዋለው። በተለይ ምወደው ግን የዶክተር አለማየሁ ዋሴን መጽሐፍ አራት አምስት መጽሐፎችን አንብቤያለሁ የሱን አምስቱንም በጣም ነው ምወዳቸው። ረሃማቶራ በተለይ በጣም ነው ደስ የሚለው ማለት። መጽሐፍ ብቻ አይደለም እንደ ፊልም ነው የማስበው እሱን ነገር። እና በጣም ምወደው የዶክተር አለማየሁ ዋሴን መጽሐፎች በአጠቃላይ

አይ እኔ አካባቢው ቀርከሃም አያድግም። ቀርከሃም ሚያድገው ወደ በረሃ እምነት ያለባቸው አካባቢዎች ናቸው። እደል እኔ ጋ ደግሞ ንፋስ ነው ቅዝቃዜ ነው። ዝናብ አለው ሁሌ እ እርጥብ እርጥብ ቦታ ነው። እና ቀርቃሃ አያድግም። ግን ቀርቃሃን እንጠቀማለን በደንብ ስለሚሸጥ ገበያ ላይ ጠረጴዛ ወንበር እንገዛለን እጠቀማለን። ግን እኛ አካባቢ ቢያድግ ደስ ይለኛል ግን አያድግም

ወደ ገበያ መሄደው ግታም ቅዳሜ ነው። ከሰኞ አስከ አርብ ያው ስራ ላይ ስለሆንኩኝ አይመቸኝም ያው አምሽቼ የምገባው። እሁድ ደግሞ ያው ቤተክርስቲያን ምናምን ስለሚሄድ ቀን ሙሉ እረፍት አላገኝም። ስለዚህ የገበያ ቀኔ ቅዳሜ ነው ልብስም ልግዛ የሚበሉ ነገሮችም ልግዛ ቅዳሜን ነው የምመርጠው። አንደኛ ሰፊ ነው ገበያው ቅዳሜ ቅዳሜ ገበያው ሰፊ ነው። ሁሉም የሚፈለገውን ነገር ሁሉ በቀላሉ ማግኘት ይቻላል። የልብስ አይነቶችም የምግብ አይነቶችም የቤት እቃዎችም ሁሉም ነገር በሰፊው በማነው ነጋዴው በሰፊው የሚወጣው። ቅዳሜ ሂደት ነው ብዙ ሸማች ስላጣ ማለት ነው። ቅዳሜ ሁሉም ሰው እረፍት ስላሚሆን። ስለዚህ እኔ ቅዳሜ ነው። ቅደሜን ነው ወደ ገበያ የምሄደው

ስማርት ፎን እጠቀማለሁ አሁንም የምጠቀመው ስማርት ፎን ነው። አስር አመት ሆነኝ መሰለኝ ስማርት ፎን መጠቀም ከጀመርኩኝ በጣም ጥሩ ነገር ነው ህይወት ያቀላል። በዚሁ ብዙ ነገር ከኮምፒውተር እኩል ስለምትጠቀምበት በጣም ደስ ይለኛል። ስማርት ፎን ከዚህ ውጪ መጠቀም አሁን ይከብደኛል። የበፊቱን በተን የሚባለውን ስልክ መጠቀም አሁን ይከብደኛል። ምክንያቱም ይሄንን ሄሎ ሄሎ ለመባባል ለስልክ ጥሪ ለመላላክ ብቻ አይደለም የምጠቀመው ጉግል አደርጋለሁ። የምፈልገውን ነገር ስለዚህ ስማርት ፎም በጣም ጠቃሚ ነገር ነው። ስማርት ፎም ነው የምትጠቀመው

ማዕድን አዎ እጠቀማለሁኝ። ማዕድም ምጠቀመው ለመዋቢያነት ነው በጆሮ ጌጥ። በእጅ ላይ በሚደረግ በ ምንድነው የእጅ ጌጥ በቀለበት። በአንገት ሀብት አርጌ እጠቀማለሁ ማዕድናቱን። አንደኛ ገንዘብ ማስቀመጫ አንደኛ ጥሩ አማራጭ ነው። ስለዚህ ማዕድናቶችን እጠቀማለሁ በደንብ። ባገኘሁት አጋጣሚ አጋጣሚ ሁሉ ገዛለውኝ ማዕድን እጠቀማቸዋለው በደንብ

ቤቴን በፕሮግራም ደረጃ በሳምንት አንዴ የማጸዳው ቅዳሜ ቅዳሜ እረፍት ስለሆንኩኝ ማለት ነው። ግን ድንገት መሃል ላይ ቆሽሾ ካየሁኝ ያው ቅዳሜ ይድረስ ብዬ አልጠብቅም። ቆሽሾ ካየሁት አጸዳለሁ በየትኛውም ቀን በየትኛውም ሰዓት። ስለዚህ በፕሮግራም ደረጃ የያዝኩት በሳምንት አንዴ ነው ቅዳሜ። ግን መሃል ላይ ከቆሸሸ ግን ያው ቅዳሜ ይድረስ ብዬ አልጠብቅም። በመሃል አጸዳዋለሁኝ

አዎ ከማገኘው ሳን ብር ላይ ሳንቲም እቆጥባለው በደንብ። ምክንያቱም ነገ ምን የሚፈጠር አላውቅም አስቸኳይ ነገር ሊያጋጥመኝ ይችላል መግዛት ያለብኝ። ለህክምና የማይታወቅም ድንገት መጥፎ ነገር ሊያጋጥም ይችላል ስለዚህ። ሳንቲም ቆጥባለው ግዴታ ነው። ከማገኛት ላይ ትንሽ ትሁን። ብዙም ሆነ ትንሽ እሷን ቆጥባለሁ እንደምታውቁባቸው። ግዴታ ነው ጠማው የሆነ ሰዓት ላይ መጥፎ ነገር ሲፈጠር። ሰውን ከማስቸገር ብድር ከመጠየቅ ምናምን። ብዬ አስቤ ሳንቲም ቆጥባለሁ